የስልክ ካሜራ ትጠቀማለህ? አዎ የስልክ ካሜራ እጠቀማለሁ። የተለያዩ ፎቶዎች በማነሳበት ሰዓት የምጠቀመው የስልክ ካሜራ ነው። በተለይ- የካሜራ አክሰሱ ወደኛ አካባቢ የካሜራ ሁኔታው እጅግ በጣም ቀላል ና አመች የሚሆነው በስልክ ካሜራ ማንሳት ነው ማለት ነው። እንዲሁም ሌላ- የካሜራ ማንሳት መንገዶችን ለማግኘት እጅግ በጣም ክፍያ የሚጠይቅ ና አስቸጋሪ የሆነበት ሁኔታ ነው ያለው ማለት ነው። ስለዚህ እኔ ብዙ ጊዜ የምጠቀመው የስልክ ካሜራ ነው።

ስለ ቅርብ ጓደኛህ ንገረኝ? ያው እኔ ብዙ የቅርብ ጓደኞች አሉኝ። ካሉኝ ጓደኞቼ ውስጥም እጅግ በጣም ለኔ የምሞትልኝ ለኔ የምሳሳልኝ የኔ ጉዳይ የራሱ የሆነ አንድ ጓደኛ አለኝ። እንግዲህ ያው በትምህርት አለም ውስጥ ሳለሁ። ሁሌም የሚያበረታታኝ እንዲሁም ደግሞ የተለያየ ገንዘብ ድጋፍ የሚያደርግልኝ። እንዲሁም ደግሞ ችግር በሚደርስብኝ በሚደርስብኝ ሰዓት የሚደርስልኝ። ሁሉ ነገሬ የሆነ። አንድ ጓደኛ አለኝ ይህም ጓደኛ የሚኖረው በንግድ አለም ውስጥና የራሱ ቢዝነስ ያለው ነው ማለት ነው። እናም እኔ በትምህርት አለም ስላለው እጅግ በጣም ያግዘኛል ማለት ነው። በገንዘብ ያግዘኛል በሀሳብ ያግዘኛል። በብዙ ነገር ያግዘኛል እና ጓደኛዬ እኔ ከራሴ በላይ የምወደው እጄግ በጣም የማፈቅረው። ለኔ ሁሌ ነገሬ የሆነልኝ ነው ማለት ነው

ጊዜህን በደንብ ታስተዳድራለህ ጊዜህን እጅግ በጣም በአሪፍና በደንብ ነው የማስተዳድረው ምክንያቱም ጊዜን በደንብ ካስተዳደርኩ የምሰራዎቹ ስራዎች እጅግ ቀላልና በምፈልገው ሰዓት የምጨርስበት ሁኔታ ነው የሚኖረው ማለት ነው። እናም አመቱን ሙሉ ያሉት ጊዜያቶቹን አስራ ሁለቱ ወራቶቹን እንዲሁም በአመት ውስጥ ያሉ ቀናቶቹን ያሉ ሰአቶቹን እያንዳንዷን ነገር በደንብ በእቅድና በእቅድ ነው የምመራው ማለት ነው። እና ጊዜም በደንብ አስተዳድራለሁ ጊዜን በእቅድና በመርህ ነው የምመራው

ሰዎችን በአይን ትመለከታለህ? አዎ ሰዎችን በአይን እመለከታለሁ ምክኒያቱም ሰዎችን መልካቸውን፣ ሁኔታቸውን የማውቀው በመመልከት ነው ሰዎችን ብዙን ጊዜ በአይን እመለከታለሁ ማለት ነው እንግዲህ ሰው ሚታየው በአይን ነው ሌላም ማያ መንገድ የለም ማለት ነው ስለዚህ ሰዎችን በአይን አያለሁ

ዛሬ የመጀመሪያ ምግብህ ምን ነበር? ያው የኔ የመጀመሪያ ምግብ የነበረው ዛሬ ሩዝ በዳቦ ነው። ያው እኔ ያለሁት በዩኒቨርሲቲ ውስጥ ነው ማለት ነው በዩኒቨርሲቲ ውስጥ ደግሞ። ጠዋት ጠዋት ላይ ብዙን ጊዜ ዳቦ በፍርፍርና እና ሩዝ በዳቦ የምንበላበት ሁኔታ ነው ያለው ማለት ነው። እና ለኔ ምግቤ የነበረው ሩዝ በዳቦ በሻይ የነበረ

በስራ ላይ ችግሮችን ትፈታለህ? አዎ በስራ ላይ እጅግ በጣም ብዙ ችግሮችን እፈታለሁ። እንግዲህ በስራ አለም ላይ የሚከሰቱ እጅግ በጣም ብዙ ችግሮች አሉ። በተለይ እኔ በትምህርት አለሙ። እያለሁ በትምህርት አለም ላይ የሚከሰቱ ችግሮችን እንዲሁም ከትምህርት አለም ውጪ። ቤተሰብን በማግዝበት ሰዓት እና የራሴንም ስራ በምሰራበት ሰዓት እጅግ በጣም ብዙ ችግሮች ይገጥማሉና እነሱን ለመፍታት እሞክራለሁ ማለት ነው። ለምሳሌ በትምህርት አለም ውስጥ እያለው ብዙ ችግሮች ይገጥማሉ። ለምሳሌ የአስተማሪ ብቁ አለመሆን ችግር ይገጥመናል። እንዲሁም ደግሞ የተለያዩ ኮርሶች በመደራረብ ለፈተና እጅግ በጣም አስቸጋሪ የሚሆንበት ሁኔታ ነው ያለው። ያንኑን ችግር ለመፍታት እንግዲህ ከተለያዩ ከፍተኛ የትምህርት አካላት ጋር በመነጋገር ችግሮች እንዲፈቱ አደርጋለሁ ማለት ነው። በስራ ላይ ያሉ ችግሮችን እፈታለሁ

የምትወደው ከተማ የት ነው? ያው እኔ የምወደው ከተማ ኢትዮጵያ ውስጥ አማራ ክልል ባህር ዳር ከተማ ነው። እኔ አሁንም የምኖርበት እጅግ በጣም የምወደው ለወደፊት መኖሬ የሚሆነው ከተማ ባህር ዳር ነው ማለት ነው። እንግዲህ ከሀገር ውስጥ እጅግ በጣም የምወደው ከተማ ባህር ዳር ነው። እንዲሁም በውጭ ሀገር የሚመቹኝና በ ቲልቪዥን እንዲሁ በተለያዩ ነገሮች ሳያቸው እጅግ በጣም የምወዳቸውና ለመኖር የምመኛቸው ከተሞች አሉ ከእነዚህም መካከል እንደ ኒውዮርክ ዋሽንግተን ዲሲ እነ ፓሪስ አይነት ከተሞች እጅግ በጣም ይመቹኛል። ነገር ግን እኔ በጣም የምወደውና አሁንም የምኖርበት ለወደፊትም የምኖርበት እጅግ በጣም የምወደው ከተማ ባህር ዳር

የምታውቀው አንድ ምሳሌ ንገረኝ እኔ በህይወቴ እጅግ በጣም ብዙ ምሳሌዎችና አውቃለሁ ብዙ ምሳሌ ንግግሮችን አውቃለሁ። እኒህም ከማውቃቸው ምሳሌ ንግግሮች መካከል ለምሳሌ አንዱን ስጠቅስ ሲሮጡ የታጠቁት ሲሮጡም ይፈታል ይባላል የሄ አባባል ምንን የገልጻል? መቸኮል ዋጋ እንደሚያስከፍልና መቸኮል ጥራት እንደሌለው የሚያሳይ ነገር ነው ማለት ነው። ለምሳሌ የሆነ ስራ ለመስራት እጅግ በጣም ቸኩለን ጥራት በሌለው መንገድ ምንሰራው ከሆነ ያ ስራ ውጤታማ ማይሆንና። ለጊዜ ውጤታማ ቢሆንም መልሶ የሚፈራርስ ነገር እንደሆነ የሚናገር ምሳሌያዊ ንግግር ነው ማለት ነው። እና ሲሮጡ የታጠቁት ሲሮጡ ይፈታል እኔ የማውቀው የምሳሌአዊ ንግግር ነው

ማደንዘዝ ትወዳለህ ማደንዘዝ አልወድም ምክንያቱም ማደንዘዝ ለሰው ልጅ ማይጠቅም እና ጎጂ ነገር ነው። የማደንዘዣ ነገሮች እጅግ በጣም ብዙ የማደንዘዣ ነገሮች አሉ ከነዚም ውስጥ የተለያዩ አልኮል መጠጦች። ለምሳሌ አረቄ ጃምቦ ጠጅ እንዲሁም ቢራ የተለያዩ መጠጦች አሉ። እና ማደንዘዝ አልወድም። ማደንዘዣ አልወድም

መታጠቢያ ቤት ውስጥ ትዘምራለህ? መታጠቢያ ቤት ውስጥ አልዘምርም ምክንያቱም እኔ የምዘምርበት የመዘመሪያ ቦታ አለ። ያም የእምነት ቦታዎች አሉ። ለምሳሌ እኛ ኦርቶዶክስ ተዋህዶ እምነት ተከታዮች የምንዘምረው በቤተክርስቲያን አካባቢ በሚገኙ የመዘመሪያ ቤቶች ወይም የሰንበት ትምህርት ቤት ቤቶች ውስጥ ነው። መታጠቢያ ቤት ውስጥ መታጠቢያ ቤት ውስጥ የማጠብ ስራ ነው እንጂ የምሰራው መዝሙር አልዘምርም አልዘምርም

ስለ ፀጉርህ ተንከባከብ ትወዳለህ? አዎ ፀጉሬን መንከባከብ እወዳለሁ እጅግ በጣም ብዙ ጊዜ እንከባከባለሁ ማለት ነው። እንግዲህ ፀጉሬ ለኔ ልዩ ውበቴ ስለሆነ ተንከባክቤ እና በስነ ስርዓት ነው የሚይዘው። እናም የተለያዩ የፀጉር ማስዋቢያዎችን በመጠቀም ፀጉሬን ተንከባክቤ ነው የሚይዘው ማለት ነው። ለምሳሌ እንደ ፀጉር ቅባት የተለያዩ ፀጉር ቅባቶች አሉ እንደ ስኔል እንዲሁም የተለያዩ የፀጉር ማስዋቢያ ቅባቶች አሉ። እና እነሱን በመጠቀም ፀጉሬን እንከባከባለሁ ማለት ነው። እንዲሁም ፀጉሬን እጅግ በጣም ብዙ ሳያድግ እንዲሁም ደግሞ በጣም ሳልመለጥ በስነ ስርዓት ኖርማል በመቆረጥ እየተንከባከብሁ

የክላውድ ማከማቻ ትጠቀማለህ? የክላውድ ማከማቻ አልጠቀምም። ምክንያቱም እኔ የምጠቀማቸው ሌላ ብዙ ማከማቻዎችን ነው። እንጂ የክላውድ ማከማቻ እኔ አሁን ባለሁበት ሁኔታና እስካሁን ባለሁበት ድረስ። የክላውድ ማከማቻ አልጠቀምም ለወደፊት ግን የክላውድ ማከማቻ ለመጠቀም እቅዱም እና ፕሮግራሙ አለኝ ለወደፊት እጠቀማለሁ ማለት ነው

ምግብህን ለሌሎች ማካፈል ትወዳለህ አዎ ምግቤን ለሌሎች ማካፈል እጅግ በጣም እወዳለሁ። መመገብ በጋራ ነው ደስ የሚለኝ ማለት ነው። በተለይ እንደኛ ሀገር እና እንደኛ ባህል ምግብን በጋራ ነው የምንበለው። ሁሉንም ነገር በጋራ ማድረግ እጅግ በጣም ነው የሚያስደስተን ማለት ነው። ስራም በምንሰራበት ሰዓት በጋራ ነው ምንሰራው። እንዲሁም ምግብ በምንበላበት ሰዓት በጋራ ነው የምንበላው ማለት ነው። እና እኔም ምግቤን ለሌሎች ማካፈል እጅግ በጣም ያስደስተኛል እጅግ በጣም ደስ ይለኛል ማለት ነው። ሁሌም ምግቤን ለሌሎች በማካፈል ነው የምበላው

ሳንቲም ትቆጥባለ አዎ ሳንቲም እቆጥባለው እኔ የዩኒቨርስቲ ተማሪ ነኝና ከሚላክልኝ ገንዘብ ላይ እዬቆጠብኩ እና በእቅድ በፕሮግራም ለሚያስፈልገኝ ነገር ብቻ ነው የምወጣው ማለት ነው። እንዲሁም ከትምህርት አለም ውጭ የሱቅ ስራ በምሰራበት ሰዓት ከሚሸጣቸው ሸቀጣ ሸቀጦች የማገኘውን ብር እጅግ በጣም ቆጥቤ እና በስነ ስርዓት ነው የምትጠቀመው ማለት ነው። እንዲሁም ደግሞ ገንዘብ ለመቆጠብ የሚያመች እንደኛ ባህል አንድ ቁጠባ የሚባል የመቆጠቢያ ዘዴ አለ። ከቁጠባ ወይም እቁብ በመግባት ሳንቲም የምቆጥብበት ሁኔታ ነው ያለው ማለት ነው። እቁብ በሳምንት የሚጣል በመደራጀት በሳምንት በሳምንት የሚጣል የገንዘብ መቆጠብ አይነት ነው ማለት ነው። እና እኔ ሳንቲም እቆጥባለሁ

ቀርቀሃ ባካባቢው ያድጋል? አዎ! የኔ አካባቢ ገጠራማው ማህበረሰብ ላይ ስለሆነ ያደግኩት ቀርቀሃ በአካባቢያችን ያድጋል። የተለያዩ አትክልቶች በአካባቢያችን የሚያድጉ አትክልቶች አሉ። ከእነዚህም ውስጥ እንደ ባህር ዛፍ፣ ቀርቀሃ፣ ግራር፣ ጨባ፣ አጋም፣ ድንግሪታ፣ አባሎ፣ የተለያየ አይነት የሚያድጉ እጽዋቶች አሉ። ከእነዚህ እጽዋቶች ውስጥም ቀርቀሃ በእኛ አካባቢ የተለመደና እጅግ በጣም ደስ የሚል የአታክልት አይነት ነው ማለት ነው። እንግዲህ ቀርቀሃ እጅግ በጣም ብዙ ጥቅሞችን ይሰጣል። እንደኛ ሀገር፤ እንደኛ ባህልና እንደኛ አካባቢ ሁኔታ ቀርቀሃ ለብዙ ጥቅሞች እናውለዋለን። ለምሳሌ ለአጥር ማጠሪያ፣ ለሳጣራ አገልግሎት ይውላል ማለት ነው። እንዲሁም ደግሞ ቀርቀሃ እጅግ በጣም ብዙ የኮለላ፣ የአፎድር የተለያየ እቃዎችን ለመስራት የሚያገለግል ነገር ነው።

በስራ ቦታ ጓደኛ አለ። በስራ ቦታ እጅግ በጣም ብዙ ጓደኞች አሉኝ። እጅግ በጣም የምቀርባቸው እጅግ በጣም የኔ ችግር የነሱ የሆነ ብዙ ጓደኞች አሉኝ። እና በስራ ቦታ ለምሳሌ የኔ የስራ ቦታ ተማሪነት ነውና በተማሪነት ህይወት ውስጥ የክፍል ጓደኞች አሉኝ። በተለይ ጓደኞቼ ውስጥ የምንገናኝባቸው ነገሮች ለምሳሌ በግሩፕ የሚሰጡ የግሩፕ ስራዎች አሉ። እነሱን በምንሰራ ሰዓት ጓደኛ አፈራለሁ። እንዲሁም ደግሞ በተለያየ ሁኔታዎች ጓደኛ አበጃለው ማለት ነው። በስራ ቦታ ጎደኛ

በአደባባይ መናገር ትችላለህ አዎ በአደባባይ መናገር እችላለሁ እጅግ በጣም ብዙ ጊዜ ተናግሬም አውቃለሁ። እንግዲህ እኔ ተማሪ እንደመሆኔ መጠን የክላስ ፕረዘንቴሽን በሚሰጥበት ሰዓት ከተማሪው ፊት በመቆም አስተምራለሁ አስረዳለሁ ማለት ነው። እንዲሁም ደግሞ እኔ እንደ እንደ ዩኒቨርሲቲ የማጠናው የዲፓርትመንት አይነት የታሪክ ዲፓርትመንት ነው። እና ታሪክ ተምሬአለሁ አውቃለሁ ማለት ነው። እናም ታሪክ በሚዘከርበት ሰዓት ለምሳሌ የአድዋ ድል መታሰቢያ በሚታሰብበት ሰዓት አደባባይ ላይ በመቆም። ወይም ደግሞ የአድዋ ድል በሚከበርበት ሰዓት እጅግ በጣም ብዙ ህዝብ ተሰብስቦ የነጻነት በዓልም በሚከብርበት ሰዓት እኔ የታሪክ ተማሪ እንደመሆን መጠን ከዛው መድረክ ላይ ስለ አድዋ ብዙ ነገር አስረዳለሁ ማለት ነው። እናም ስለ አድዋ ከማስረዳቸው ነገሮች መካከል አድዋ ማለት ለኢትዮጵያውያን ነጻነት ብቻ ሳይሆን ለጥቁር ህዝቦች ነጻነት የሆነ መላው የጥቁር ህዝቦችን አንገት ቀና ያደረገና አለም በአለም ላይ አይቻልም የተባለውን ሀሳብ ይቻላል ወደሚል መንፈስ የወሰደ። እንዲሁም ደግሞ ነጭ በጥቁር ክንዴ የተደቆሰበት የነጻነት መታሰቢያ ነው ማለት ነው። እና እንደዚህ አይነት መድረኮች ላይ በመውጣት ብዙ ነገሮችን እናገራለሁ አስተምራለሁ ማለት ነው።

መብራት ሲቆረጥ ምን ታደርጋለህ? መብራት በሚቆረጥበት ሰዓት እኔ የማደርገው ነገር። የመብራት ሀይል ሰራተኞች በአካባቢያችን። በምትገኘው ከተማ ይኖራሉና እና ወደ እነሱ በመሄድ የተቆረጠውን መብራት እንዲቀጥሉት አደርጋለሁ ማለት ነው። ከዛ ውጪ መብራት በሚቆረጥበት ሰዓት እኔ ለመጠገን ወይም ለማስተካከል የምሞክረው ነገር የለም ማለት ነው። ምክንያቱም የመብራትን በሚቆረጥበት ሰዓት ለመጠገን መሞከር ኮንታክት ፈጥሮ ህይወት እልፈትም የሚዳርግ ነገር ስለሆነ። እኔ መብራት ሲቆረጥ የማደርገው ነገር የመብራት ሀይል ሰራተኞች መተው እንዲያስተካክሉት የመናገር ስራ እሰራለሁ

ልዩ ችሎታ ምንድነው? የኔ ልዩ ችሎታ ከትምህርት ጎን ለጎን የምወስዳቸው ስልጠናዎች አሉ። ከምወስዳቸው ስልጠናዎቹ መካከል እንደ ግራፊክስ ዲዛይን እንደ ቪዲዮ ኤዲቲንግ የተለያዩ ኦንላይን የሆነ ስራ እሰራለሁ ማለት ነው። እንዲሁም ደግሞ የኮምፒውተር ትሬኒንግ ስልጠናን ወስጃለሁ እና የኔ ልዩ ችሎታዬ በግራፊክስ ዲዛይን ቢዝነስ ሜክ ማድረግ የምችል ሰው ነኝ ማለት ነው። የኔ ልዩ ችሎታ ግራፊክስ ዲዛይን

በብዙ ህዝብ መካከል መሆን ተመቻች አዎ በብዙ ህዝብ መካከል መሆን ይመቻል። ምክንያቱም በብዙ ህዝብ መካከል ስንሆን በብዙ ነገር እንረዳለን ከህዝቡ ብዙ ነገሮች እናገኛለን ማለት ነው። እናም እኔ በብዙ ህዝብ መካከል መሆንን እጅግ በጣም እደግፋለሁ እመክራለሁ። እኔም የምፈልገውም ይህንንኑ ነው ማለት ነው

በጠዋት እለታዊ ተግባራችሁ ምንድነው? የኔ የጠዋት እለታዊ ተግባሬ ሁሌም የማደርገው ነገር ቤቴን ማጽዳት ነው። እንግዲህ በጠዋቱ አስራ ሁለት ሰዓት እነሳለሁ። እንግዲህ እስከ ሁለት ሰዓት ስራ እስከምገባበት ሰዓት ድረስ ያለውን ጊዜየን ቤቴን በማጽዳት ከዛም ቤቴን አጽድቼ ከጨረስኩ በኋላ እንግዲህ ለምሳ የሚሆን ቁርስ በማዘጋጀት እና በማብሰል እበላለሁ። እንዲሁም ቡና በማፍላት እጠጣና ሁለት ሰዓት ላይ ወደ ስራ እገባለሁ ማለት ነው። እናም ሁሌም የኔ የጠዋት እለታዊ ተግባሬ ቤት ማጽዳት እና ያው ቁስ በመስራት ምሳ

የትኛው በዓል ትወዳለህ? እኔ የምወደው በዓል የአዲስ አመት በዓልን ነው። እንግዲህ እንደኛ ሀገር እና እንደኛ ባህል እጅግ በጣም ብዙ የሚከበሩ አመታዊ በዓሎች አሉን። ከእነዚህም ባአሎች መካከል እንደ ገና እንደ ፋሲካ ወይም ደግሞ ስቅለት እንዲሁም ደግሞ የተለያዩ አመታዊ በዓሎች አሉ በጥር የሚከናወኑ እጅግ በጣም ብዙ ሃይማኖታዊ በዓሎች አሉ። ለምሳሌ እንደ ጥምቀት እንዲሁም ገና የተለያዩ የተለያዩ በዓሎች አሉ። እና እኔ ከምወደው በዓል መካከል የአዲስ አመትን በዓል እጅግ በጣም እወዳለሁ። ምክንያቱም። አዲስ አመት ማለት አዲስ ነገር የምናይበት። ወደ ከአሁን ካሳለፍንበት አመት ብዙ ነገሮችን ተምረን በአዲስ መንፈስ እና በአዲስ ወኔ የተሻለ ነገር ለማድረግ የምንዘጋጅበት የበአል አከባበር ነው ማለት ነው። አዲስ አመትን በዓል እጅግ በጣም

በቀን ስንት ሰዓት ስልክ ትጠቀማለህ? በቀን ስልክ ለ ከአራት እስከ አምስት ባለ ጊዜ ውስጥ እጠቀማለሁ። እንግዲህ ተማሪ እንደመሆኔ መጠን ስልክ እጅግ በጣም ብዙ ጊዜ እጠቀማለሁ ምክንያቱም ተማሪ ብዙ ነገሩ የሚሰራበት በ ስልክ ነው ማለት ነው። እና በቀን ከ አራት ሰዓት በላይ የምጠቀምበት ሁኔታአለ ማለት ነው በተለያየ ቀን ለብዙ ሰዓት በተለያየ ቀን ደግሞ ትንሽ ሰዓት የምጠቀምባቸው ሁኔታወች አሉ ነገር ግን በቀን ከ አራት ሰዓት ያላነሰ ጊዜ ውስጥ ሁሌም እጠቀማለሁ

ወደ ስራ እንሆ ትሄዳለህ ወደ ስራ እንግዲህ ሁሌም ጠዋት ሁለት ሰዓት እሄዳለው ማለት ነው። ጠዋት ሁለት ሰዓት ላይ ሂጄ እስከ ስድስት ሰዓት ወደ ስራ የምውልበት ሁኔታ ላይ ነው ያለሁት ማለት ነው። ከዛም ስድስት ሰዓት ላይ ለምሳ እረፍት ተሰጥቶን እስከ ሰባት ተኩል ለዕረፍት የምንወጣው ሰዓት ማለት ነው። ከዛም ከሰባት ተኩል እስከ አስረ አንድ ሰዓት የምሰራበት ሁኔታ እና አስራ አንድ ሰዓት ላይ እንግዲህ ስራ ጨርሼ ወደ ቤቴ የምመለስበት ሰዓት ነው ማለት ነው፤ እና ሁሌም ወደ ስራ ጠዋት ሁለት ሰዓት ላይ እሄዳለሁ

ከደንበኞች ጋር ትገናኛለህ አዎ ከደንበኞች ጋር ብዙ ጊዜ እገናኛለሁ ምክንያቱም ከደንበኞች ጋር መገናኘት እጅግ ብዙ ጥቅሞችን ይሰጠኛል። ለምሳሌ እኔ ከደንበኞቼ ጋር መገናኘት የሚሰጠኝ ጥቅም እንግዲህ እኔ የምሰራው ስራ አ ከትምህርት ጎን ለጎን የሸቀጣ ሸቀጥ ስራዎችም እሠራለሁእና የሸቀጣ ሸቀጥ ስራዎችን ከሰኞ እስከ ቅዳሜ በምሰራበት ሰዓት እ እ ብዙ ሸቀጣ ሸቀጥ እቃዎቼን የሚገዙኝ ደንበኞች አሉ እ ከሰኞ እስከ ቅዳሜ እሸጣለሁ ማለት ነው። እሁድ የእረፍት ሰዓቴ ነው። እንግዲህ የእረፍት ሰአቴንም አብዛኛው ጊዜ የማሳልፈው ወደ መናፈሻ ቦታ በመሄድ እጅግ በጣም የምወዳቸውና የምግባባቸው ደንበኞች አሉኝ። ለነሱ በመደወል እንግዲህ ምን ማሻሻል እንዳለብኝና እ ስለእነሱ ስላሉበት ሁኔታና ስለ ህይወት እ እ ሁኔታ እ ብዙ ምክሮችን እናደርጋለን ማለት ነው። ከደንበኞቼ ጋር እገናኛለሁ እጅግ በጣም ብዙ ነገሮችን እወያያለሁ። እንዲሁም ደግሞ እ የመሻሻልና ለወደፊት መምጣት ያለበትን እቃ ከደንበኞቼ ጋር በመወያየት እና በመነጋገር የነሱን ፍላጎት በመረዳት ስለማመጣው እቃ እወስናለሁ ማለት ነው። ከደንበኞቼ ጋር እገናኛለሁ

ስራዎችን በቅደም ተከተል ታስቀምጣለህ? አዎ ስራዎችን እያንዳንዱ ስራዎችን በቅደም ተከተል የሚያስቀምጠው እንግዲህ በአመት ውስጥ በአስራ ሁለቱን ወራቶች እንዲሁም ደግሞ በአመት ውስጥ ያሉ እያንዳንዱ ሰዓታት እና እያንዳንዱ ቀናቶች እንግዲህ እቅድ በማውጣት የምሰራቸውን ስራዎችን በቅድም ተከትል ነው የማስቀምጠው ማለት ነው። እንግዲህ ሲበዛ እና ሲሰፋ በአመት ውስጥ የምሰራቸውን ስራዎች በቅድመ መልኩ አስቀምጣለሁ እንዲሁም ደግሞ የቀን ተቀን ስራዎችንም በሰአት በመከፋፈል በሰአት በመከፋፈል በእቅድና በፕሮግራም አስቀምጣለሁ ማለት ነው። እና ስራዎችን በቅደም ተከተል ሁሌም አስቀምጣለሁ ምክንያቱም በቅደም ተከተል በማስቀመጥበት ሰዓት መቅደም ያለበትን ስራ አስቀድሜ እሰራለሁ ማለት ነው እንዲሁም ደግሞ ስራዎችን ለመስራት እጅግ በጣም ቀለል ያደርግልኛል እና ስራዎችን በብቃትና በጥራት ለመወጣት ያስችለኛል ማለት ነው።

የስራ ቦታህ እንዴት ነው? እንግዲህ የስራ ቦታዬ እጅግ በጣም አሪፍና ልዩ ፍቅር መተሳሰብ አንድነት ደግነት ቸርነት ያለበት ቦታ ነው። እንግዲህ የስራ ቦታዬ የሚያምርና እጅግ በጣም ደስ ሚል ባህል ያለበት የስራ ቦታ ነው ያለው ማለት ነው። እንግዲህ የስራ ቦታችን በሀል እጅግ በጣም የሚያስቀና ደስ የሚል አንዳችን ለአንዳችን የምንተሳሰብበት። ስራችንን በጋራ የምንሰራበት እጅግ በጣም ደስ የሚልና ልዩ መተሳሰብ ፍቅር ያለበት ሁኔታ ነው ያለው ማለት ነው። እና የስራ ቦታችን ይበጣ ማሪፍ እና ደስ የሚል ነገር ነው

ጥላ ወይስ ፀሀይ ትመርጣለህ? እንግዲህ እኔ ሁሉንም እመርጣለሁ ጥላ በሚያስፈልግበት ሰዓት ጥላ እመርጣለሁ ፀሀይ በሚያስፈልግበት ሰዓት ደግሞ ፀሀይን እመርጣለሁ ማለት ነው። እንግዲህ ፀሀይን የምመርጥበት ሰዓት ጠዋት ላይ ፀሀይን እመርጣለሁ ጠዋት ላይ ፀሀይ ስትወጣ እጅግ በጣም ደስ የምትልና ለአእምሮ ልዩ እርካታና ደስታን የምትሰጥ መዓዛ ኖሯት ነው የምትወጣውና ጠዋት ላይ ፀሀይ ፀሀይን እመርጣለሁ። እንዲሁም ደግሞ ከቀኑ ስድስት ሰዓት አካባቢ ጥላን የምመርጥበት ሁኔታ ነው ማለት ነው። ምክንያቱም ከቀኑ ስድስት ሰዓት አካባቢ ላይ እጅግ በጣም ቀትር እና ፀሀያማ ይህ በጣም የሙቀት መጠኑ ትልቅ ዲግሪ ሰልሴሽ ላይ የሚደርስበት ሁኔታ ነው ያለው ማለት ነው። በዚህን ሰዓት መጠለያ ወይም ጥላ ነው የምፈልገው ማለት ነው። እንዲሁም ደግሞ ምሽት ላይ ንፋስ የሚነፍስበት ሰዓት ስለሆነ ፀሀይ ብርሃን የሚደግፍበት ሰዓት እና ንፋስ የሚጠነቅርበት ሰዓት ስለሆነ በምሽትም ፀሀይን እወዳለሁ ማለት ነው። ስለዚህ እኔ ሁሉንም እመርጣለሁ ፀሀይንም ጥላንም እመርጣለሁ

ሹርባ ትወዳለህ? አዎ ሹርባ እጅግ በጣም ነው የምወደው። ምክንያቱም እኔ ኢትዮጵያዊ ነኝ። እንግዲህ ኢትዮጵያውያን በሙሉ ሹርባ ይወዳሉ። ምክንያቱ ደግሞ ኢትዮጵያን በሙሉ ሹርባ የሚወዱበት ምክንያት እንግዲህ አንድ የምናስታውሰው ታላቅና አይበገሬ ጀግና አለ። ይህም ጀግና አጼ ቴዎድሮስ ይባላል። እንግዲህ አጼ ቴዎድሮስ በነገሰበት ሰዓት እንግዲህ ኢትዮጵያ አጼ ቴዎድሮስ ከመንገሱ በፊት- ዘመነ መሳፍንት የሚባል ዘመንን አሳልፋለች። ይህ ዘመነ መሳፍንት ማለት ደሞ ኢትዮጵያ በተለያዩ በሪጅናል መሪዎች ተከፋፍላ እርስ በእርስ ጦርነት ውስጥ የነበረችበት ሰዓት ና- እጅግ በጣም ብዙ አስቀያሚ ጊዜያቶችን ያሳለፈችበት ሰዓት የድሮዋ ኢትዮጵያ በመካከለኛው ዘመን የነበረችው ኢትዮጵያ ፈራርሳና ጠፍታ- እንግዲህ ስልጣን በሰንትራል ወይም በማዕከላዊ መንግስት ስር ሳይሆን- በተለያዩ ክልላዊ መንግስቶች እጅ ሆኖ የክልላዊ መንግስቶች የማዕከላዊ መንግስት ለመሆን እርስ በእርስ ጦርነት ውስጥ የሚዋጉበት እና የሚባሉበት ሰዓት ነበረ እና- ያንን ሰዓት እንዲቆም ያደረገ አንድ ታላቅ ጅግና- ቴዎድሮስ ወይም ደግሞ በመታወቂያ ስሙ መይሰው ካሳ ይባላልና እሱ ነግሶ ኢትዮጵያን ወደ አንድነት ያመጣና ዘመናዊ ኢትዮጵያን የመሰረተ ሰው ነው እናም ይህ ሰው ልዩ መታወቂያውና ልዩ ካራክተሩ የአለባበስ ካራክተሩ ሹርባ ይልብስ ነበረና- ሹርባ በኢትዮጵያውያን ዘንድ እንግዲህ የአጼ ቴዎድሮስ መገለጫ ነው። ሹርባ እጅግ በጣም እወዳለሁ ማለት ነው።

ማታ? ምን አይነት ድምጽ ትሰማለህ በማታ ብዙ አይነት ድምጽ ይሰማል ለምሳሌ ማታ አብረው የተኙ ሰዎች ሲያንኳርፉ ወይም ደግሞ በቅፅበት የሚያሰሙት ድምጽ አለ። እሱን እሰማለሁ። እንዲሁም ደግሞ በማታ የሚሰማ እጅግ በጣም ብዙ ድምጽ አለ ለምሳሌ በጨለማው ግርማ ሞገስ ተከትሎ የሚሰሙ ድምጾች አሉ። እንዲሁም ደግሞ በማታ የተለያዩ እንስሳት የዱር እንስሳቶች ሚወጡበትና በማታ የሚንቦላሹበት ሰዓት ነው ማለት ነው። የነሱን ድምጽ እሰማለሁ ለምሳሌ በማታ የጅብ ጩኸት ድምጽ እንሰማለን

መጠበቅ ታግድ ነው እንግዲህ መጠበቅ ግድ ነው። መጠበቅ ማለት እጅግ በጣም ብዙ ነገር። መጠበቅ ማለት ነው እንግዲህ መጠበቅ ዋጋ መክፈል ነው። ዋጋ መክፈል ደግሞ ለኛ ትልቅ ጥቅም አለው። እንግዲህ መጠበቅ ማለት። ለምሳሌ ጓደኞቻችን በቀጠርንበት ሰዓት እስከሚመጡ ድረስ መጠበቅ ማለት ነው። እንዲሁም ደግሞ። እኛ ሰዎች ስንባል እጅግ በጣም ብዙ ተስፋ አለንና። ያ ተስፋ እውን እስከሚሆን ድረስ በተስፋ እየሰራን መጠበቅ ማለት ነው። እንግዲህ መጠበቅ እወዳለሁ

አይስክሪም ትወዳለህ? አዎ አይስክሪም እወዳለሁ ግን ብዙ ጊዜ የምመገበው ምግብ አይደለም። ምክንያቱም እንደኛ ባህልና እንደኛ አካባቢ። አይስክሪም የተለመደና ብዙ ጊዜ የሚዘወተር ምግብ አይነት አይደለም። ወደ እኛ የሚዘወተሩና የተለመዱ የምግብ አይነቶች ብዙ አሉ። ለምሳሌ አትክልት ፍራፍሬ ጥራጥሬ። የተለያየ የምግብ አይነቶች እጅግ በጣም የሚወደዱና የሚዘወተሩ የምግብ አይነቶች ናቸው። አይስክሪም እወዳለሁ ማለት ነው

ሌሎችን መርዳት ትወዳለህ ሌሎችን መርዳት እጅግ በጣም እወዳለሁ የሚያስደስተኝ ነገር ነው ማለት ነው። ለምሳሌ እኔ ተማሪ ሆኜ። ከትምህርት ጎን ለጎን የምሳተፍባቸው የእርዳታ ድርጅቶች አሉ ለምሳሌ በእኛ ትምህርት ቤት ውስጥ የተቆቋመ አረጋውያንን ህፃናትና አቅመ ደካሞችን ለመርዳት የተቆቋመ የበጎ አድራጎት ድርጅት አለ። የዚህ የበጎ አድራጎት ድርጅት አባል በመሆን ብዙ ሰርቻለሁ አገልግያለሁ ማለት ነው። እናም ይህ በጎ አድራጎት ድርጅት እንግዲህ ዋና አላማው አይነ ስውራንን መርዳት እንዲሁም አካል ጉዳተኞችን መርዳት በገንዘቡም ሆነ በአስተሳሰብ በብዙ ነገር መርዳት ነው እና። ከዚህ ድርጅት አባል በመሆንና የድርጅቱም መስራችም በመሆን አገልግያለሁ ማለት ነው። እና ሌሎችን መርዳት እጅግ በጣም ያስደስተኛል ልዩ እርካታና ልዩ ደስታን ይሰጠኛል

ሙዚየም መሄድ ትወዳለህ? አዎ ሙዚየም መሄድ እጅግ በጣም የሚያስደስተኝና የምወደው ነገር ነው። እኔ የታሪክ ተማሪ ነኝ። ታሪክ እጅግ በጣም ነው የምወደው። እንግዲህ ሙዚየም ማለት ደግሞ የተለያዩ ታሪካዊ የቅ እሴቶች የተቀመጡበትና የተደረደሩበት ነገር ነው። ይህንን መጎብኘት እጅግ በጣም ያስደስተኛል እና ብዙ ሙዚየሞችንም ጎበኝቻለሁ ማለት ነው። ሙዚየሞችን መጎብኘት እጅግ በጣም ብዙ ጥምታዊ የሆኑ መሳሪያዎችን የምናገኝበት ነገር ነው ማለት ነው። በአርኪኦሎጂ ተቆፍሮ የተገኙ እንዲሁም ደግሞ ጥንት የጥንት ማህበረሰብ ሲጠቀምባቸው የነበረ እቃዎች። እንዲሁም ደግሞ በጥንት ሰዓት አያቶቻችንና አባቶቻችን ሲጠቀሙበት የነበረ መሳሪያ እንዲሁም ሲጠቀሙበት የነበረ የመገበያ ገንዘብ። እንዲሁም ደሞ የተለያዩ ታሪክን የተሸከሙና ታሪክን ያዘሉ እቃዎች የሚገኙበት ነገር ስለሆነ። እንዲሁም ደግሞ የራሳችንን ባህል የምናገኘው ሙዚየም ላይ ስለሆነ። እንግዲህ ሙዚየም መጎብኘት እጅግ በጣም እወዳለሁ ብዙን ጊዜም እጎበኛለሁ ማለት ነው

የምትወደው ሬስቶራት የት ነው? የምወደው ሬስቶራት በምኖርባትና በውቢቷ እጅግ በጣም ማራኪ ሳቢ ለማንኛውም ሰው ምቹ የሆነች ማንኛውም ሰው አይቶ የሚመኛት እና እጅግ በጣም ውብ በሆነችው ከተማ በባህር ደር ነው ያለው ማለት ነው። እንግዲህ ሬስቶራንት በተለይ በበዓላት ሰዓት ከቤተሰቦቼ ከቅርብ ጓደኞቼ እና ከወዳጆቼ ጋር በመሄድ ሪስቶራንት በመሄድ አሳልፋለሁ ማለት ነው። እና ይህ የምወደው ሬስቶራንትም የሚገኘው በባህር ዳር ከተማ ነው

ስራህን ትወደዋለህ ስራዬን እጅግ በጣም እወደዋለሁ ለስራዬ ልዩ ቦታ አለኝ ወድጄው አፍቅሬው ነው የምሰራው ማለት ነው። እንግዲህ የኔ ስራ ተማሪነት ነው ተማሪነት እጅግ በጣም የምወደው ስራና ለወደፊት ትልቅ ተስፋ ይዤበት የምማርበት ነገር ነው ማለት ነው። እንግዲህ ተማሪነት አሁን ላይም በመማር ለወደፊትም ለማስተማር እቅድ አለኝ ማለት ነው። እና እንግዲህ መማር ማለት እጅግ በጣም የህይወታችን ትልቁ ምዕራፍ ነው። እንግዲህ ስንማር ብዙ ነገር እናውቃለን ስንማር እማናውቀውን ነገር እናውቃለን። ስንማር እኛ አውቀን ሌሎችን እናስተምራለን እና እንግዲህ። የመኖር ትርጉሙ የሚታወቀው ስንማርና ስንወቅ ነው ማለት ነው። እና ስራዬን በጣም ወድጄውና ፍቅሬው ነው የምሰራው

በመሬት ላይ መቀመጥ ታመቻችህ በመሬት ላይ መቀመጥ አይመቸኝም ምክንያቱም በመሬት ላይ መቀመጥ ለመቀመጥ ምቾት የማይሰጥ ነገር ነው እንግዲህ ከእኛ ሀገር የምንቀመጥባቸው እጅግ በጣም ብዙ ነገሮች አሉ ከእነዚህም ውስጥ የጣውላ ወንበሮች እንዲሁም ደግሞ የስፖንጂ ወይም ደግሞ የፍራሽ ወንበሮች አሉ። እንዲሁም ደግሞ የጎማ ወንበሮች አሉ ማለት ነው እና እኔ ለመቀመጥ የምጠቀምባቸው እነዚህን ነገሮች ነው እንጂ በመሬት ላይ አልቀመጥም ማለት ነው።

የአካባቢዎ ገበያ እንዴት ነው? የአካባቢያችን ገበያ እጅግ በጣም የዋጋ ከፍ ማለት እና ዝቅ ማለት የሚታይበት የዋጋ መረጋጋት የማይታይበት የገበያ አይነት ነው ማለት ነው። እንግዲህ የአካባቢያችን ገበያ እጅግ በጣም ብዙ ነገሮች የሚሸጡበት የሚለዋወጡበት እና እጅግ በጣም ብዙ የገበያ ልውውጥ የሚደረግበት ገበያ ነው ያለው ማለት ነው። እንግዲህ የአካባቢያችን ገበያ እጅግ በጣም ያማረ የደመቀ እጅግ በጣም ብዙ ህዝብ መጥቶ የሚገበያይበት ገበያ ነው ማለት ነው። የአካባቢያችን ገበያ አሪፍ ነው

የአትክልት ስራ ታደርጋለህ? አዎ የአትክልት ስራ አደርጋለሁ። እንግዲህ እኔ ያደኩበት ገጠራማው አካባቢ ላይ በራሳችን አትክልት እናፈላለን ማለት ነው። ከምናፈላቸው አትክልቶች መካከል ውስጥም እንደ ቀይ ስር፤ ጥቅል ጎመን፤ ካሮት፤ ቲማቲም፤ የተለያየ አትክልት እናፈላለን እናሳድጋለን ማለት ነው። እና የአትክልት ስራ እሰራለሁ።

ጢም ታቆያለህ ጢም አላቆይም። ምክንያቱም ጢም ሳቆይ ለኔ ደስታና ምቾት አይሰጠኝም። እንግዲህ ጺሜየን ቶሎ ቶሎ ነው የምስተካከለው ማለት ነው። ጺማ ቆየት ደስ አይለኝም ምክንያቱም ጺማችን ባደገ ቁጥር። የማጥፋትና ፊታችን ላይ የማስጠላት ነገር ስለሚታይ ጺም አላቆይም ማለት ነው

ዋይፋይ ትጠቀማለህ አዎ ዋይፋይ እጠቀማለሁ እንግዲህ እኔ ካለሁበት ዩኒቨርሲቲ ውስጥ የዋይፋይ ሁኔታው እጅግ በጣም አሪፍና የወይፋይ አክሰስ ያለበት ነው። እናም ወይፋይ ይጠቀማል ማለት ነው ምክንያቱም ወይፋይ መጠቀም እጅግ በጣም ብዙ ጥቅሞችን ይሰጣል። የተለያዩ አለም አቀፋዊ የሆነ ሀገራዊ መረጃዎችን የተለያዩ ድረገጾችን የተለያዩ ቻናሎችን ላይ ለመየት እንግዲህ ዋይፋ ያስፈላጊ ነው። እንዲሁም ደግሞ የተለያዩ ኦንላይን ስራዎችን ለመስራት እንዲሁም የተለያዩ ኦንላይን ድርጊቶችን ለማከናወን። እና ኢንተርኔት አክሰስ ለማግኘት ዋይፋይ አስፈላጊ ነው እና ዋይፋይ እጅግ በጣም ብዙ ጥቅም የሚሰጥ ነገር ነው። ዋይፋይ መጠቀም

በቤትህ ምን አይነት የቤት እቃዎች አሉ? እንግዲህ በቤት ውስጥ እጅግ በጣም ብዙ አይነት የቤት እቃዎች አሉ። እንግዲህ ካሉኝ የቤት እቃዎች ውስጥም እጅግ በጣም ብዙ ጥቅም የምሰጡኝ የቤት እቃዎች አሉ ከእነዚህም መካከል ለምሳሌ ምግብ ለማብሰል የሚያገለግሉ የቤት እቃዎች አሉ። እንደ ድስት እንደ ብረት ድስት እንዲሁም እንደ ዳታን መመገቢያ እንዲሁም ደግሞ እንደ ሳህን የተለያዩ የቤት እቃዎች አሉ። እንዲሁም ደግሞ የተለያዩ የቤት እቃዎች አሉ እንደ ቶፋ ማድጊያ በረድስት ሳህን ወንፊት ቁና የተለያየ የቤታ ቤት እቃዎች አሉ። እንደነዚ አይነት የቤት እቃዎች አሉኝ ማለት ነው

ዜና በመስመር ላይ ታነባለህ? ዜና በመስመር ላይ አላነብም። ምክንያቱም ዜና በመስመር ላይ በማነብበት ሰዓት ሀሳቤ ዜና ከማንበቡ ላይ ይሆንና የተለያየ አደጋ ያጋልጣል። እንግዲህ መስመር ላይ ማለት መኪኖች የሚሄዱበት የሚመለሱበት እና የትራፊክ ፍሰቱ እጅግ በጣም ከፍተኛ የሆነበት ሁኔታ ነው ያለው። በመስመር ላይ ዜና በማነብበት ሰዓት ደግሞ ሀሳቤ ዜናው ላይ ስለሚሆን የትራፊክ አደጋ ሊያጋልጠኝስለሚችል። በመስመር ላይ ዜና

የምታስታውሰው ጥሩ መምህር አለ አዎ የማስታውሰው ጥሩ መምህር አለ። ሁሌም በህይወቴ ትልቅ ቦታ የምሰጠውና መቼም የመረሰው ጥሩ መምህር አለ። ይህም መምህር እንግዲህ በሰከንዳሪ ስኩል ወይም ደግሞ ከ በ ሃይ ስኩል ከዘጠኝ እስከ አስራ ሁለተኛ ክፍል ያሉ የትምህርት ደረጃዎችን በጨረሱበት ትምህርት ቤት ውስጥ። የአስራ ሁለተኛ ክፍል የታሪክ መምህር በመሆን ያስተማረኝን መምህር መቼም አልረሳውም። ምክንያቱም እንግዲህ ታሪክን ከዘጠነኛ ክፍል ጀምሮ የወሰድነው ኮርስ ነው። ከ ዘጠኝ እስከ አስራ አንድ እጅግ በጣም ሳይገባኝ እና በግዴለሽነት ስማርበት የነበረበት ሁኔታ ነው ያለ። አስራሁለተኛ ክፍል ግን ታሪክን በደንብ ያስረዳኝ። የኢትዮጵያ ታሪክ ያስረዳኝ እንዲሁም ከኢትዮጵያ ታሪክ አልፎ የአለም ታሪክ ያስዳሰሰኝ። እጅግ በጣም ልዩ ችሎታ ያለውና በታሪክ ልዩ ክህሎት ያለው መምህር አለና። ይህንን መምህር መቼም አረሰውም መቼም ሁሌም ሳስታውሰው እኖራለሁ ማለት ነው

ስንት ብርድ ልብስ ትጠቀማለህ? እኔ የምጠቀመው የብርድ ልብስ ብዛት ሁለት ነው እነዚህ ሁለት ብርድልብሶቼ በማቀያየር እጠቀማለሁ ማለት ነው። እነዚህን ሁለት ብርድ ልብስ ለምሳሌ አንደኛው በሚቆሽሽበት ሰዓት አንዱን አጥብና አንዱን ስለብስ እቆያለሁ ከዛም የለበስኩትን ብርድልስ በማጥበት ሰዓት ደግሞ ያጠብኩትን እለብሳለሁ። ማለት ነው እኔ የምጠቀማቸው ብርድ ልብሶች ሁለት ብርድ ልብስ እያቀያየርኩ